ገንዘብ ትቆጥባለህ ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነበረ። አዎ ገንዘብ እኔ እቆጥባለሁ ከደሞዜ የማገኘውን ከወር ደሞዜ የማገኘውን የተወሰነ ብር ባንክ አካውንቴ ላይ እቆጥባለሁ ማለት ነው። ባንክ አካውንት ከፍቻለሁ እሱም የኢትዮጵያ ንግድ ባንክ ይባላል። ከወር ደሞዜም የተወሰነውን ፐርሰንት ማለትም አንድ አስር ፐርሰንቱን ባንክ አስከትባ አስቀምጣለሁ ማለት ነው። ምክንያቱም ለተለያዩ ለችግር ጊዜዎች እንዲሁም ለአደጋ ጊዜ ተብሎ የሚቀመጥ ማለት ነው። አይታወቅም ነገ ምን እንደሚፈጠር ስለማይታወቅ ከዛ የተወሰኑ ፐርሰንቶችን ከማገኘው ማለት ነው። ለወደፊቱ የተወሰነ የተለያዩ ነገሮችን ስራዎች በግሌ ብጀምር ለህክምና ለተለያዩ ነገሮች ከማገኘው የተወሰነ አንድ አስር ፐርሰንት እቆጥባለሁ ማለት ነው። የገንዘብ መቆጠብ ጥቅም አሁን እንደጠቀስኩት ዝርዝር ያለው ለህክምና ወጪ ለመማር እንዲሁም ነገ የተሻለ ስራ ለመፍጠር እና የመሳሰሉት ናቸው። የገንዘብ ተቋማት የሚባሉ እነ ባንኮች ብድር እና የቁጠባ ድርጅቶች እነዚህን የመሳሰሉት ኢትዮጵያ ውስጥ ብዙ ባንኮች አሉ። የኢትዮጵያ ንግድ ባንክ አዋሽ ባንክ አቢሲኒያ ባንክ ብዙ ናቸው ኢትዮጵያ ውስጥ ያሉ ባንኮች ማለት ነው። እነዚህ ባንኮች እኛ ብር ስንቆጥብ ሌሎች ድርጅቶች ደግሞ ወይንም ግለሰቦች ስራ መስራት የሚፈልጉ ከባንኮች ይበደራሉ ማለት ነው። ከባንኮች ሲበደሩ እነሱ ደግሞ የተወሰነ ብር ጨምረው ከነ ወለዱ ያስገባሉ ማለት ነው። ኢትዮጵያ ውስጥ የብድር ሰዎች ብር ሲያስቀምጡ ወለድ ትንሽ ነው ግን እነሱ ሲያበድሩ ደግሞ ከፍተኛ ነው ማለት ነው። የሰው ልጅ ኢትዮጵያ ውስጥ እኔ አሁን ባለሁበት ብር የመቆጠብ ልምዱ የተወሰነ ነው። ምክንያቱም የሰው ልጅ ማለትም ኢትዮጵያ ውስጥ ያለ ሰው ብር ቤቱ ነበር የሚያስቀምጠው ማለት ይቻላል። ባንክ ማስቀመጥ አሁን በቅርብ ነው እየተለመደ የመጣው ማለት ነው። ገንዘብ የገንዘብ ተቋማት ብር እንዲቆጥቡ ማድረግ እንዲሁም ብድር የመስጠት ስራ ነው የሚሰሩት ማለት ነው። እንደዚህ አይነት ጥያቄ ስለጠየቀኝ አመሰግናለሁ።